ምንድነው የድርጅት ቀጣይ ርዕሳችን ደግሞ የድርጅት ዝግጅቶቼን ትሳተፋለህ? ነው። ምንድነው ድርጅት የምንላቸው እንደ ተቋም ያሉ ነገሮች ናቸው። እነኚህ መንግስታዊ ድርጅቶች ሊሆኑ ይችላሉ። ወይም ደግሞ ግለሰብ ግለሰብ የግለሰብ ድርጅት ሊሆን ይችላሉ። እና ምንድነው የግለሰብ ድርጅቶችን ብዙ ጊዜ መሳተፍ እድሉ የለኝም ማለት እችላለሁ። እና ግን የተለያዩ ድርጅት የመንግስት ድርጅቶች ድርጊቶችን ግን መሳተፍ እንደሉ በተለያየ ሁኔታ ነበረኝ። እነኚህ ድሎች ደግሞ ያው በተለያየ አይነት ሁኔታ ይፈጥ የሚፈጠሩ ናቸው። እነኚህን ድርጅቶች የተለያየ ዝግጅቶችን እንሳተፋለን። እና እነኚህን የምንሳተፍባቸው ድርጅቶች ደግሞ የተለያዩ አይነት ዝግጅቶችን እንሳተፋለን ማለት ነው። እኔም ከእነኛዎቹ ውስጥ የተለያዩ የዝግጅቶችን የምሳተፍበት ሁኔታ አለ። እነዚህን የምሳተፍባቸው ሁኔታዎች ደግሞ የተለያየ አይነት ናቸው። ይነስም ይብዛም የተለያዩ ዝግጅቶች እንሳተፍለን። እነኚህ ስብሰባ ሊሆን ይችላል፤ ወይም ደግሞ አንዳንድ በዓላት ሊሆን ይችላል። አንዳንድ ደግሞ የምንሰራበት ተቋም ወይም ደግሞ ድርጅት ስብሰባ ሰብስቦ የተለያዩ መመሪያዎችን፣ አዳዲስ የመጡ ደንቦችን አዳዲስ መተግበር ያለባቸው ተግባራቶችን፣ እንዲሁም ደግሞ የስራ ግምገማዎችን የሚደረግበት ሁኔታ ብዙ ጊዜ የመታደም እድሉ አለኝ። አንድ ድርጅት እንደ ድርጅት ስናነሳ በጣም ብዙ ነገሮችን በውስጡ ይይዛል። ድርጅት የምንለው ነገር ማለት ነው። ምንድነው እሱ ድርጅቶች የተለያየ አይነት ዝግጅቶችን የምንሳተፍበት ሁኔታ አለ። ለምሳሌ እንደ ተቋም ብዙ ድርጅቶች የምንሳተፍበት ሁኔታ ለምሳሌ እነኚህ ድርጅቶች የተለያየ አይነት ዝግጅቶችን እንሳተፋለን። ምንድነው የምንሳተፍበት ሁኔታ ምንድነው። የተለያዩ ተግባራቶችን እናከናውናለን። እነኚህ ተግባራቶች ደግሞ የተለያዩ ነገሮችን የምንሰራባቸው ሁኔታዎች ይኖራሉ ማለት ነው። እና ምንድነው እነኚህ ዝግጅቶች የተለያዩ ሰብሰባዎች ሊሆኑ ይችላሉ። እነኚህ ሰው ስብሰባዎች አጠቃላይ ምንድነው የተለያዩ ዝግጅቶች ናቸው። እነኚህም አንዱ ስብሰባ የምንለው ነገር ማለት ነው። እና ለምሳሌ በሰብሰባ ጊዜ የሚነሱ ነገሮች ይኖራሉ እንደ ድርጅት የተለያዩ ነገሮችን ይነሳሉ ለምሳሌ ድርጅት የምንሰራበት ተቋም ደግሞ ድርጅት ጠንካራ ጎን ይኖረዋል ደካማ ጎን ይኖረዋል መልካም ጎን ኖረዋል እና አንዳንድ ውድቀቶች ይኖሩበታል። እንዲሁም ደግሞ አጋጣሚዎች ይኖራሉ። አጠቃላይ እነኚህ ነገሮች ነው በድርጅት ስብሰባ ጊዜ የምናነሳው ማለት ነው። ምንድነው የዚህ ድርጅት ጠንካራ ጎን የሚለውን ነገር እናነሳለን። ምንድነው የዚህ ድርጅት ደካማ ጎን የሚለውን ነገር ይነሳል። እና ደግሞ ምንድነው አጋጣሚው ምን ብናደርግ የተሻለ ነው? ወደፊት ምን ብናደርግ ጥሩ አጋጣሚ አለ? ምንድነው? የሚለውን ነገር ብዙ ነገሮችን እናያለን። እና እንደ ድርጅት እነዚህን በስብሰባ ጊዜ የሚነሱ ነገሮች እና በነዚህ ዝግጅቶች ጊዜ በምሳተፍ ጊዜ የማያቸው ነገሮች ናቸው። እና በደንብ እሳተፋለሁ ማለት ነው። እንዲሁ ደግሞ ምንድነው አንዳንድ ድርጅቶች ለድርጅቱ ለሚያቀርበው አገልግሎት ሊሆን ይችላል ለሚሰራው ስራ ሊሆን ይችላል የሚያደርገው አቅርቦት ወይም ደግሞ የተለያዩ ተግባር ለሚያከናውኑ ተግባራት በሙሉ የሚያከናውናቸው ነገሮች አሉ። የሚያሳትፋቸውን ተሳትፎዎች ይወራሉ። እና እንደነኚህ ምንድነው ማነቆው ወይም ደግሞ ተግዳሮቱ ምንድነው? ወይም ደግሞ ችግሩ ምንድነው? የሚለውን ነገር በሰፊው እናነሳለን ማለት ነው። እና ብዙ ጊዜ ችግሩ ምንድነው? ደካማ ጎኑ ይሄን ተቋም እየጎዳ ያለው ነገር የሚለው ነገር በከፍተኛ ሁኔታ የምወስደው እንደ ድርጊት እንደ ድርጊት ዝግጅቶችን የምንሳተፍበት ጊዜ ማለት ነው። እና እንደዚህ እንደዚህ ብናደርግ ጥሩ ነው። እንደዚህ ሰራተኛ ብናነቃቃ ሰራተኛው በአግባቡ ስራ እንዲሰራ ብናደርግ የሚሉ ነገሮች በጣም ሰፊ ነገሮች ይነሳሉ በዚህ ድርጅት ቤቶችን ተሳትፎ ላይ ማለት ነው። እና በጣም ብዙ ነው መልካም መልካም ነገሮች ማምጣት እንችላለን። እንዲሁም ደግሞ የተለያዩ የማበረታቻ ሽልማቶች ይኖራሉ። እንደ ድርጅት እንደ ተቋም እነኚህ ነገሮች ላይ የምሳተፍበት ሁኔታ ይኖራል። የተለያዩ ጥሩ የሰራን ሰራተኛ የምናበረታታበት ብዙም ደግሞ ደካማ ምንለው ሰራተኛ ደግሞ የተለያየ የብቃት ወይም ደግሞ ስልጠና የምትሰጥበት ሁኔታ እንዲመቻችለት እሚደረግበት ሁኔታ ይኖራል። እና እንደ አጠቃላይ ምንድነው የድርጅት ዝግጅቶችን ብዙ ጊዜ እሳተፋለሁ። እነኚህን በምሳተፍበት ሁኔታ ደግሞ በጣም ብዙ ልምዶችን እውቀቶችን እንዲሁም ደግሞ ተቋማችን ምን ላይ አለ? የሚለውን ነገር በጣም የምናውቅበት ሁኔታ ይኖራል። እና በጣም ብዙ ነገሮችን ማንሳት እንችላለን። እንደ በዚህ ነገር ላይ ማለት ነው። እና የድርጅት ዝግጅቶችን በደንብ ነው የምትሳተፈው። እንደ ግለሰብም ሊሆን ይችላል እንደ ተቋም በጣም ብዙ ነገሮች ላይ እሳተፋለሁ። እና የራሴን የማገኛቸው ነገሮች እንደ ተቋማችን ምን ላይ እንዳለ የምናውቅበት ሁኔታ ይኖራል። እንዲሁም ደግሞ የተለያዩ አዳዲስ መመሪያዎችን ቅድም እንዳነሳሁት ይኖራሉ። የሰራተኛ ላይ የፈጠሩ የስራ መበደል ሊሆን ይችላል የስራ ላይ ሊሂን ይችላል ይሄን ነገር ለመቅረፍ ሁሉ የምንጠቀምበት ምንድነው የድርጅት ዝግጅቶችን መሳተፍ ነው ማለት ነው። እና እንደ አጠቃላይ